አዎ ቃሌን እጠብቃለሁ ቃልን ትጠብቃለህ ብለህ ለጠየከኝ ጥያቄ ቃሌን እጠብቃለሁ ቃል መጠበቅ በጣም ያንተን ስብህና የሚገልጽ ነገር ነው ምክንያቱም ሁሌ በቃል የማትገኝ ከሆነ ቃልን የማታከብር ከሆነ ሰዎች ሊያምኑክ አይችሉም ስለዚህ እምነትን ታጣለህ በሰዎች ላይ ያለው ከበሬታ ይቀንስብሃል ስለዚህ በምንም አይነት ሁኔታ ውስጥ ብትሆን ቃልህን መጠበቅ መቻል አለብህ ቃል የእምነት እዳ ነው ይባላል በሀገራችን ቃሉን የበላ የሚባልም ደግሞ አባባል አለ ስለዚህ ቃልህን ማክበር በእኛ በሀገራችን በጣም ትልቅ ትልቅ ትልቅ ነገር ነው ትልቅ አክብሮት የሚያሰጥ እሱ እኮ በቃሉ ነው የሚገኘው ምናምን ተብሎ በጣም አክብሮትና በሰዎች ዘንድም ደግሞ ትልቅ ከበሬታን የምታገኝበት ነገር ነው እና ቃልም ቃልን ትጠብቃለህ ወይ ላልከኝ? በጣም ቃሌን እጠብቃለሁ እንደውም ቃሌን ካልጠበኩኝ በጣም ነው የሚሰማኝ በጣም ይሰማኛል ስለዚህ ቃሌን እጠብቃለሁ በቃሌ እገኛለሁ ሰዎችም ደግሞ ቃላቸውን እንዲጠብቁ በጣም አብረታታለሁ እና አመሰግናለሁ

በመስኮት ጎን መቆም ትወዳለህ ትወጃለሽ ያልካት ጥያቄ በቆም በመስኮት ጎን ላይ መቀመጥ አልወድም። እኔ እንደዚህ አይነትም ነገር አላደርግም መስኮት ላይ ጎን ላይ መቆም አልወድም። የሚቆም ሰው ብዙም አይመቸኝም ያው እንግዲህ አላውቅም ምን አይነት ስሜትህ ግን በመስኮትህ ሆኜ ወደ ውጪ ማየት እወዳለሁ። ግን በመስኮት ላይ ጎን ላይ መቀመጥ አልወድም። ግን በጠዋት ጠዋት በመስኮት ወደ ውጪ ማየት እወዳለሁ። እንደገና ደግሞ በመስኮት በኩልም ያለውን የጧት አየር ማስገባት ደስ ይለኛል እንጂ የመስኮት ጎን ላይ መቀመጥ አልወድምም። እኔ አይመቸኝም እንደዛም እንደዚህ አይነት ነገር ያው በመሰረቱ ያው በመስኮት ላይ መቆም። መቀመጥ። ያው ትንሽ የተሻለ መስኮት አሪፍ መስኮት ሲሆን ነው እንጂ እንደው እንደኛ አይነት መስኮት ላይ መቀመጥ አይቻልም ከባድ ነው። እና ተቀምጬም አላቅም መቀመጥም አልወድም።

በመታጠቢያ ቤት እየዘመርኩኝ ነው የምታጠበው ደስ ብሎኝ ነው የምታጠበው ምክንያቱም መዝሙርና ውሃ ሲገናኝ ምን አይነት ስሜት እንዳለው ያው ሁሉም ሰው ያውቃል ውሃ በተፈጥሮ ሰውን የማረጋጋት እና ደስታን የመስጠት ባህሪ ያለው ነገር ነው ስለዚህ በዛ ላይ ደግሞ ዝማሬ ሲጨመርበት ምን አይነት ስሜት እንደሚሰማ አስብ እንግዲህ እና በጣም ደስተኛ ነኝ እኔ እየዘመርኩኝ ስታጠብ ስፔሻሊ ውሃ በጣም ነው የምወደው እና ውሃ ሰው አይምሮዬን ያረጋጋልኛል እና በዛ ላይ ደግሞ ደስ የሚል ሃይማኖታዊ መዝሙር ስትጨምርበት በጣም ነው ደስ የሚለው ባህሪ ያለው ነገር ነው ስለዚህ በዛ ላይ ደግሞ ዝማሬ ሲጨመርበት ምን አይነት ስሜት እንደሚሰማ አስብ እንግዲህ እና በጣም ደስተኛ ነኝ እኔ እየዘመርኩኝ ስታጠብ ስፔሻሊ ውሃ በጣም ነው የምወደው እና ሰው ሁሉ ባይዘዌ በመሰረቱ ሰው ሁሉ እየዘመረ ቢታጠብ ወይም ደግሞ የራሱን የሆነ ብቻ እያንጎራጎረ ቢታጠብ አንደኛ ደስታን ይፈጥርለታል አእምሮን ያረጋጋል እንደገና ደግሞ ስሜቱን መግዛት ይችላል ሰው ሲናደድ እራሱ እየዘመረ ቢታጠብ በጣም ጥቅም አለው ባይ ነኝ እና በጣም ጥሩ ነው የምዘምራቸው ብዙ ጊዜ የሃይማኖታዊ መዝሙሮች ናቸው ገላዬን ስታጠብ እየዘመርኩ ነው ምታጠበው ሃይማኖታዊ መዝሙሮችን ነው ምወምረው ስለዚህ ጥቅም አለው። ከህምናም አንፃር በጣም ጥቅም ያለው ነገር ነው ሁል ጊዜ ደግሞ ይህንን ልክ እንደ ልምድ አድርጎ ቢያደርገው

እንደገና ጥቅም ላይ መዋል ታውላለህ ወይ እቃዎችን ታውላለህ ወይ ወይም እንደገና ጥቅም ላይ ታደርጋለህ ወይ ታውላለህ ብለህ ብትጠይቅ ጥሩ ነው። እንደገና ጥቅም ላይ ታውላለህ ወይ እቃዎችን ብለህ ብትጠይቅ ጥሩ ነው አዎ እንደገና ጥቅም ላይ አውላለሁ። ለምሳሌ አንዳንድ ልብሶች ሲቀደዱ ወይም ደግሞ አገልግሎታቸውን ሲጨርሱ ወደ ሌላ ነገር ወደ መወልዎያ ወደ መጠራረጊያ መቀየር። እንደዚህ አይነት ነገሮችን አደርጋለሁ ለምሳሌ አንድ የሆነ የቀለም እቃ ቢመጣ ያንን እቃውን እንደገና መልሰን ለሌላ ነገር ስራ እንሰራበታለን። ስለዚህ ብዙ ጊዜ አንድን ነገር ሲያልቅ ዝም ብሎ መጣል አይደለም አንጥለውም። እንዴት አድርገን ወደ ሌላ ነገር መቀየር እንዳለብን እንዳለብኝ አስብና እቀይረዋለሁ። ለምሳሌ አንድ ልብስ ቢቀደድብኝ ያንን ልብስ ወይ ቦርሳ ሰፋዋለሁ ወይም ደግሞ መወልወያ አደርገዋለሁ ለመወልወያነት ወይም ደግሞ ለመጠራረጊያነት እንደዚህ እንደ አነስተኛ ጨርቅ ቴብል ምናምን መጠራረጊያ ጠረጴዛ ምናምን መጠራረጊያ አደርገዋለሁ። ስለዚህ አንድ ነገር አለቀ ወይም ደግሞ ምናምን ብዬ አንስቼ አልጥለውም። እንደገና እንዴት አድርጌ ወደ ሌላ ነገር እንደምቀይረው አስቤ እቀይረዋለሁ ማለት ነው። ይሄ ብዙ ጊዜ ያው ሰዎች የሚጠቀሙበት ነገር አይደለም። ያው ጊዜ እንደመፍጀት ምናምን ይቆጥሩታል። ለምሳሌ አንድ አንድ ማቡኪያ ቢሰብርብኝ ያንን እንትን እለውና ጠጋግ ጠጋግ ጠግኜው አበባ ተክልበታለሁ ወይም ደግሞ ሌላ ነገር ሌላ ደግሞ ወይም ቴብል ወይም ጠረጴዛ ነገር ቢሰበርብኝ ያንን ውይ ተሰበረ ብዬ አልጥለውም። ምንድነው ማደርገው? በ እንደገና በሚስማር መትቼ አስተካክዬ ምን ብዬ እንደገና ለመጠቀም እሞክራለሁ እና እጠቀማለሁ እንደዛም እያደረኩኝ እጠቀማለሁ። ስለዚህ በዚህ መንገድ ነው እንደገና ምጠቀመው።

መዋቢያ አንዳንድ ጊዜ እጠቀማለሁ። ያው ብዙ ጊዜ ሁል ጊዜ አልጠቀምም ግን ያው የሆነ ፕሮግራም ሲኖረኝ። እጠቀማለሁ መዋቢያዎች ለምሳሌ እንደ እንደ እንትን ሜካፕ ነገር ለፊት ኩል እና ሊቢስቲክ ነገሮች እጠቀማለሁ ግን አብዛኛውን ጊዜ የምጠቀመው ያው ሰርግ ሲኖር ክርስትና ልደት ምናምን ሲኖር። በዚህ ጊዜ እጠቀማለሁ ስለዚህ አዎ ብዙ ጊዜ በዚህ ጊዜ ነው እንጂ በሌላ ሰዓት አልተጠቀመም። ኖርማሊ የፀሀይ መከላከያ ብቻ ነው የማደርገው። ነገር ግን አኳይዥኖች ሲኖሩን ሜካፕ አደርጋለሁ ዋቢያዎችን እጠቀማለሁ። እንደ ኩል እንደገና ደግሞ የከንፈር ቀለም እንደገና ደግሞ የ በቃ ይሄ ፓውደር ምናምን እጠቀማለሁ እነዚህን ነገሮች አደርጋለሁ ግን ሁል ጊዜ አይደለም የማደርጋቸው ፕሮግራም ሲኖሩኝ ብቻ ነው።

አዎ በፍጥነት መተየብ እችላለሁ። ወይም ደግሞ በፍጥነት መጻፍ ማለት ነው በሌላ አነጋገር በምክንያቱም የለት ተለት ስራዬ ከመጻፍ ጋር የተገናኘ ስለሆነ በፍጥነት መጽሐፍ ወይም መተየብ እችላለሁ። ሁሌ የምትለጽፍ ከሆነ ባይ ዘ ዌይ ሁሌ የምትጽፍ ከሆነ ብዙ ጊዜ ያው ፍጥነትም በዛው እየጨመረ ይሄዳል። ሁል ጊዜ የምትጽፍ ሁል ጊዜ የምት እንትን የምትል ከሆነ። በዛው መጠን ፍጥነትህም እየጨመረ ይሄዳል። ስለዚህ እኔም ሁሌ ስለምጽፍ በፍጥነት መተየብ ወይም መጻፍ እችላለሁ። ያለኝ

አዎ የትንኝ መረብ እጠቀማለሁ ያው የትንኝ መረብ ሲባል የወባ ትንኝ ብዙ ጊዜ በአካባቢያችን ሞቃታማ ስለሆነ የወባ ትንኝ ያው ያስቸግረናል። አካባቢያችን ላይ እና ያንን ለመከላከል ስንል የትንኝ ትንኝ መረብ እንጠቀማለን። እኛ አካባቢ እንኳን የሚባለው ስሙ ዛንዚራ ይባላል ዛንዚራ እንጠቀማለን። እጠቀማለሁ እና ዛንዚራው የምንጠቀመው ያው ከወባ ራሳችንን ለመከላከል። እና አንዳንድ ጊዜ ዝንብ ምናምን እንዳይነካን ህፃናት ልጆች ስናስተኛ ዛንዚራውን ለቀን ወይም ደግሞ የ የትንኝ መረብ መረቡን እንለቅና ከዛ በዛ አማካኝነት ትንኞቹን እንከላከላለን። የምናደርገው ደግሞ ያው በአካባቢያችን ከፍተኛ የሆነ የወባ የወባ በሽታ ስላለ አንደኛ ያንን ለመከላከል ነው። እንደሱ የምናደርገው ዝንብ አንዳንድ ትንኞችም አሉ አላስፈላጊ የሆኑ ትንኞችን ለመከላከል እንጠቀምበታለን። አዎ እውነት ለመናገር የትንኝ መረብ እጠቀማለሁ

አዎ አንዳንድ ጊዜ ዳታ በማይኖርበት ወይም ደግሞ ኔትወርክ በማይኖርበት ሰዓት ሞባይል ዳታ እጠቀማለሁ። ሞባይል ዳታ ያው ብዙ ጊዜ እኛ እንኳን ዋይፋይ ነው የምንጠቀመው ያው ግን ሞባይል ዳታ የምጠቀመው የዋይፋይ በማይኖርበት ጊዜ መብራት ሲጠፋ ምናምን የ ዋይፋይ አገልግሎት ሲቋረጥ የሞባይል ዳታ እጠቀማለሁ። ግን በጣም ውድ ነው። ምክንያቱም የሞባይል ዳታ መጠቀም በጣም ውድ ነው። ስለዚህ አብዛኛውን ጊዜ የሞባይል ዳታ አልጠቀምም። የምጠቀምባቸው ጊዜያት ግን ሞባይላችን ዋይፋይ ከሞ ሲጠፋ ነው ዋይፋው የሚጠፋበት ምክንያት ያው ከመብራት ጋር በተያያዘ ነው። መብራት ሲጠፋ ያው ዋይፋይ ይጠፋል በዚህ ምክንያት ያው። ብዙ ጊዜ ዳታ ነው የምንጠቀመው ዳታ እጠቀማለሁ በዚህ ጊዜ በዚህ አጋጣሚ እንጂ ሁል ጊዜ ዳታ አልጠቀምም። ይሄ ደግሞ ምክንያቴ ምንድነው? ዳታ ስንጠቀም በጣም ውድ ስለሆነ ነው። ዳታ በሆነች ደቂቃ ተጠቅመህ ወዲያው በጣም ብዙ ብር ነው የምትከፍለው ስለዚህ። ከዳታ ይልቅ ዋይፋያችንን ነው የምንጠቀመው እኛ ለዛ ነው።

በቀን ምን ያህል ውሃ ትጠጣለህ ላልከኝ ያው በአጭሩ ስመልስልህ ከአንድ ሌትር እስከ አንድ ሌትር አርተኩል ኦልሞስት እስከ ሁለት ሌትር ድረስ እጠጣለሁ። ውሃ መጠጣት በመሰረቱ በጣም ጠቃሚ ነገር መሆኑን ያወኩት በራሴ አይቼ ነው ለመጀመሪያ ከእንቅልፌ ስነሳ ማደርገው ነገር ቢኖር ምን እንደሆነ ታቃለህ ውሃ መጠጣት ነው። ውሃ ስትጠጣ ያ ሲቃጠል ያደረው ሰውነት እንዴት እንደሚቀዘቅዝ። ከዛ ሰውነትን ታቀዘቅዝና በውሃ አንድ ብርጭቆ ውሃ መጀመሪያ ሰዓት ምግብ ከመብላትህ በፊት አንድ ብርጭቆ ውሃ መጠጣት አለብህ። ከዛ በኋላ ሰውነትን ታቀዘቅዘዋለህ ሰውነትን ለስራ ስታዘጋጀው ደግሞ ሌላ ብርጭቆ ውሃ መጠጣት አለብህ። ቀስ ብለህ ሰውነትክ እንዳይደክም ሰውነትክ እንዳይደርቅ ከፈለክ ውሃ መጠጣት አለብህ። ይሄ የራሴ ኤክስፒሪያንስ ነው ወይም ደግሞ የራሴ ልምድ ነው። ከራሴ ልምድ ተነስቼ ነው እየነገርኩህ ያለሁት በጣም ውሃ ጠቃሚ ነገር መሆኑን ያወኩት በራሴ ነው። ውሃ ካልጠጣው ራስ ምታት ይዘኛል። ውሃ ካልጠጣው ሰውነቴ ድክም ይላል አይምሮዬ ማስታወስ አይችልም። ስለዚህ ውሃ መጠጣት ለህይወትህ ለመኖር ለሁሉም ነገር መፍትሄ ምን ላይ ነው ያለው ውሃ መጠጣት ነው። ሰውነትክን ለማቀዝቀዝ ሰውነትክ ትክክለኛ እንዲሰራ ለማረግ ከፈለክ ውሃ መጠጣት አለብህ። ስለዚህ ውሃ ስትጠጣ ብዙ ነገር ነው ብዙ ነገር ነው። ሀኪም ቤት የሚጃን ጊዜ ወይም ደግሞ ሀኪም ቤት ምትሄድበትን ጊዜና ወጪ ትቀንሳለህ ውሃ ጠጣ ውሃ በጣም ከሚገባው በላይ መፍትሄ መድሃኒት ማነው ቢባል ማነው ውሃ ነው። ውሃ ለህይወት በጣም አስፈላጊ ነው። ውሃ ከምትጠጣው ጠጥተኸው ከምታረገው በላይ እንደገና ውሃ ውስጥ መቀመጥ በራሱ እኮ ጥቅም አለው እንኳን መጠጣቱ። ስለዚህ ውሃ መጠጣት በጣም ጥሩ ነገር ነው በጣም በጣም በጣም እኔ በህይወቴ የተማርኩት ነገር ቢሆን ውሃ መጠጣት ነው። ውሃን ስጠጣ ከውሃ ደግሞ በጣም ሰውነት ፋት ምናምን ደግሞ ካለብህ ምን አይነት ውሃ መጠጣት ነው? የሞቀ ውሃ መጠጣት ደግሞ በጣም አሪፍ ነው ይገርምህል። የሞቀ ውሃ ስትጠጣ ሰውነትክ ቅዝቅዝ ይላል ካልም እየቀዘቀዘ ይሄዳል። እና በቃ በትክክሉ ማሰብ ትጀምራለህ ፊትክ ይጠራል ቆዳክ ድርቀቱን ይቀንሳል። ወይም ደግሞ ለስላሳና በጣም ብራይት ወይም ደግሞ ሚያበራ ይሆናል። ስለዚህ ይሄ ሁሉ ጥቅም ስላለው ማንኛውም ሰው ገና ከእንቅልፉ ሲነሳ የመጀመሪያ ማረግ ያለበት ነገር ምን እንደሆነ ታቃለህ ውሃ መጠጣት ነው። ውሃ ስትጠጣ ብዙ ነገሮችን ማስተካከል ትችላለህ። ስለዚህ ውሃ ጠጣ። እኔም ላንተ ጋብዤሀለው። ሁል ጊዜ ውሃ ጠጣ ኤአይ እሺ ኤአይ በጣም ውሃ ብትጠጣ ላንተ ጠቃሚ ነው። ስቀልድ ነው። ኤአይማ ውሃ አይጠጣም እሺ በቃ ቻው

አዎ የጎረቤቶቼን ድምጽ እሰማለሁ እኛ ሀገር ያው ጎረቤት ማለት በጣም እንደ እንደ ቤተሰብ የሚታይ ነገር ነው እና ጎረቤቶቻችንን እናከብራለን እንወዳለን ከጎረቤቶቻችን ጋር ደግሞ ጥሩ የሆነ ግንኙነት አለን። ቡና እንጠራራለን ቡና ተጠራርተን ቡና አብረን እንጠጣለን። ድግስ ቢኖር እንደገና ደግሞ ሰርግ ቢኖር ጽዋ ቢኖር ሁሉንም ቢሆን ከጎረቤቶቻችን ጋር እኛ ከጎረቤቶቻችን ጋር ሳንገናኝ ውለን አድረን አናውቅም ስለዚህ ጎረቤቶቻችንን በጣም ነው የምናከብረው። ከእኛ ጋር አብረን ብዙ ነገር እናሳልፋለን ልጆቻችን አብረው ይጫወታሉ። እና ከጎረቤቶቻችን ጋር ያለን ግንኙነት ጥሩ ስለሆነ ሁል ጊዜ ድምፃቸውን እንሰማለን። ድምፃቸውን መስማት ሳይሆን ሁሌ እንገናኛለን ድምጽ መስማት ብቻ ሳይሆን ሁሌም እንገናኛለን እንጠያየቃለን ሰላም እንባባላለን ጥሩ የሆነ ግንኙነት አለን። ችግር ቢደርስ ለቅሶ ቢደርስ ሀዘን ቢሆን ሁሉም ቢሆን አብረን በጋራ ነው ህይወታችንን የምንመራውና። ጉርብትና በእኛ ሀገር በጣም ትልቅ ነገር ነው በጣም ትልቅ ነገር ነው። እንደዚህ በትንሹ ድምጽ ለመስማት ሳይሆን ሁሌ እንተያያለን ሁል ጊዜ ነው ሰላም እንባባላለን ስለ ኑሯችን እንጠያየቃለን። ምን እንላለን? ስለዚህ ብዙ እንደዚህ ከባድ ነገር አይደለም

ሻማ መብራት ትወዳለህ? ብለህ ለጠየቀኝ ጥያቄ ያው ሻማ በእኛ ሀገር ብቻ ሳይሆን በብዙ ቦታ ላይ ለጥቅም የሚውል ነው ወይም ደግሞ አገልግሎት የሚሰጥ ነገር ነው። ሻማ ለመጀመሪያ ጊዜ የምጠቀመው ለልደት ነው። ሌላ ደግሞ ለእምነት ብለን በቤተክርስቲያን እና እናን ደሞም በቤት ውስጥ ሻማ እጠቀማለሁ። ሻማ ልክ እንደ ተስፋ ነው። ክብረ በዓል ለማክበር ስንፈልግ ሻማን ተጠቅመን በጭለማ ሻማውን እያበራን ለክብረ በዓል ጊዜ እንጠቀማለን። ሻማ እኛ ሀገር እንደ ተስፋም ነው የሚቆጠረው ብዙ ሰው ቤት ሻማ ይበራል። ልክ መብራቷን ስታያት ተስፋ የነገን ተስፋ ወይም ደግሞ የነገን ብርሁነት ታሳያለች። ስለዚህ እኛ ሀገር በጣም ሻማ ይበራል እኔም ደግሞ በጣም ሻማ ማብራት እወዳለሁ። ሻማ ስለኩሰው የሚሰማኝ ስሜት አለ ነገን እንደምኖር ተስፋ የማደርግበት ነው። እና እንደገና ደግሞ በቤተክርስቲያናችን ደግሞ ሻማ ልክ እንደ እንደ ተስፋ ነው እና ለእግዚአብሔር እንደ ምስጋና የምናቀርብበት ነገር ነው። ሁል ጊዜ ሻማ እናበራለን እኔም አበራለሁ ማብራትም እወዳለሁ

አዎ ሌሎችም ማበረታታት እችላለሁ ብዙ ጊዜ ሰዎች ስራ እንዲሰሩ አበረታታለሁ ተማሪዎች ትምህርታቸውን እንዲያጠኑ አበረታታለሁ እና አንዳንድ ነገሮች ሰዎች ህይወታቸውን እንዲቀይሩ ካሉበት መንገድ ሌላ መንገድ እንዲያዩ አበረታታለሁ። ሁል ጊዜ ችግርን እንዳያዩ ሁል ጊዜ ስለ ችግር እንዳያወሩ ሰዎችን አበረታታለሁ። ልጆቼን አበረታታለሁ ጥናት እንዲያጠኑ ነገም በተስፋ እንዲጠብቁ እንዲያዩ ነገ ብሩህ እንደሆነ እንዲያዩ እና ህይወታቸውን የነገን ህይወታቸውን ጥሩ ለማድረግ ዛሬ በርትተው መስራት እንዳለባቸው ነግራቸዋለሁ። ያ ደግሞ በትምህርታቸው እንደሚሆን እነግራቸዋለሁ አበረታታቸዋለሁ። አወ አንዳንድ ጊዜም ደግሞ ሲያጠፉ እቀጣቸዋለሁ። ስለዚህ ማበረታታት ልጆችን አበረታታለሁ። ሰዎችንም አበረታታለሁ ከእኔ ውጭ ያሉ ሰዎችን ቤተሰቦቼን ልጆቼን እና የመሳሰሉትን የህብረተሰብ አካላት አበረታታለሁ። ሳበረታታ በብዙ አይነት መንገድ ሊሆን ይችላል። ለምሳሌ ልጆቼን ሳበረታታ ቁጭ ብዬ በማስጠናት በርቱ አይዟችሁ በማለት ነገ ሌላ ቀን ነው በማለት ዛሬ ብትወድቁ ነገ ታልፋላችሁ በማለት ልጆቼን አበረታታለሁ። ሰዎችን ደግሞ ይሄ ችግር ያልፋል ማለፉ አይቀርም ብዬ ሰዎችን አበረታታለሁ

ማህበራዊ ሚዲያ በደንብ ነው የምጠቀመው ማህበራዊ ሚዲያዎች ፌስቡክ እጠቀማለሁ ዩቲዩብ ቲዩተር እና ቴሌግራም እጠቀማለሁ ማህበራዊ ሚዲያዎችን በደንብ ነው የምጠቀመው። ያው ዜና ለማዳመጥ እንደገና አዳዲስ ነገሮች ለመስማት ለመማር ጓደኛ ለማግኘት ለብዙ ነገር ብቻ ማህበራዊ ሚዲያን እጠቀማለሁ። ኢንፎርሜሽን ለማግኘት እጠቀማለሁ። እና እነዚህን ሁሉ የማገኘው ደግሞ ማብራያዬ ድረ ቀንጾችን በመጠቀም ነው ማብራራያ ድረ ገዞች በጣም ህይወታችንን ቀላል የሚያደርጉ ነገሮች ናቸው ደግሞ ቀላልም አድርገውታል። ከብዙ ጊዜ በፊት ያው እንደዚህ አይነት ሲስተም በሌለበት ጊዜ ያው የተለያየ መልእክቶችም እንለዋወጣው በሌላ መንገድ ነበር። ረጅም እና አሰልቺ በሆነ መንገድ ነበር የምንቀያየረው አሁን ግን በቀላሉ ማህበራዊ ድረ ገጾችን በመጠቀም የምንፈልገውን ነገር መለጠፍ እንችላለን። የፈለግነውን ነገር መናገር እንችላለን የፈለግነውን ነገር ማስተዋወቅ እንችላለን። ህይወታችንን እኛ ከበረታ ችግር ደህና ሰንብች ማለት እኮ ነው። በማህበራዊ ግራ ገጽ ስለዚህ በጣም ነው የምወደው ብዙ ሰዎችም ተለውጠውበታል። በቲክቶክ በዩቲዩብ እና በሌሎች የድል ማህበራዊ ድረ ገጾች በፌስቡክ በጣም ብዙ ሰው ተቀይሯል። እኔም በደንብ እጠቀማለሁ አሁን ደግሞ እዛ ላይ ስራ ለመስራት በሂደት ላይ ነው ያለሁት። እንግዲህ የሆነውን እናያለን

ጥያቄ ትክክል አደለም እድለኛ ነገር ነክ አይባልም እድለኛ ነገር አለክ አይባልም ወይ እድለኛ ነህ? በእድል ታምናለህ ምናምን አይነት ጥያቄ መጠየቅ ትችላለህ ስለዚህ እድለኛ ነህ ብለህ መጠየቅ ትችላለህ። እንደዚህ አስተካክዬ ስመልሰው አዎ እድለኛ ነኝ ብዬ አምናለሁ የእግዚአብሔር የክርስቶስ ልጅ በመሆኔ ራሱ እድለኛ ነኝ። ሰው መሆኔ በመፈጠሬ እድለኛ ነኝ። ስለዚህ እድለኛ የሚያስብል ነገር ጤነኛ ሆኜ በመፈጠሬ እግር ስላለኝ እጅ ስላለኝ ስለምመገብ ስለምተነፍስ ሁሉ እድለኛ ነኝ ብዬ አስባለሁ። ምክንያቱም ይሄንን ያላገኘ በዚህ ውስጥ ያላለፈ በጣም እልፍ ሰው አለ ማለት ነው። ስለዚህ እኔ እጅጉን አብዝቼ ደስተኛ ነኝ። ስለምተነፍስ አይኔ ስለሚያይ ስለምናገር ስለምበላ ስለምጠጣ ይሄ ሁሉ ነገር ማደርገው እኔ እድለኛ ስለሆንኩ ነው እኔ በፈጣሪ ስለተመረጥኩኝ ጭምር ነው። ስለዚህ እኔ እድለኛ ነኝ ብዬ አስባለሁ። እናም ደግሞ እድለኛ ነኝ። ይሄ ሁሉ የተሰጠኝ የብዙ ስጦታዎች ባለቤት ሆኜ እንዴት እድለኛ ነኝ አይደለሁም እላለሁ? በጣም እድለኛ ነኝ። ህይወት በጣም ቀላል ሆኖልኛል። ህይወቴ ከባድ አይደለም። በመጥፎ ነገር ውስጥም አላለፍኩም እግዚአብሔር ጠብቆኛል። አመሰግናለሁ።